የቀኑን ከስድስት ሰዓት እስከ ስምንት ሰዓት ነው ያለውን ሰዓት ደስ ይለኛል። ማለት መጥቼ ትንሽ ናፕ የማደርግበት ሰዓት ስለሆነ። ስድስት ሰዓት ከስራ ወጣና ስምንት ሰዓት እንደገና ሌላ ተጨማሪ ስራ ለመስራት ስለምሄድ። ክዛ በ መሃል ላይ ያለቸው እቺ ናፕ ለማድረግ የምትጠቅመውን ሰዓት እሷን ሰዓት በጣም ደስ ትለኛለች።

ምችላቸው ቋንቋዎች ሶስት ናቸው አንደኛው በጣም ፐርፌክት ሆኜ መናገር የምችለው እሱም አማርኛ ነው። እንደ ሁለተኛ ምናልባት ከተባለ እሱ ምናልባት ነው ጋውኛ እችላለሁ። ከዛ በመቀጠል እንግሊዘኛ ያው ፍሉዌንት ስፒከር አይደለሁም ግን የተሻለ ለመግባባት የሚያስፈልገኝን ያህል አቃለሁኝ ብዬ አስባለሁ። ሶስት ቋንቋዎችን እችላለሁ።

ከ ፀሀይ የምጠብቀው አንደኛ ጃንጥላ በመያዝ ነው። ሁለተኛ ምንድነው ጥላ ጥላ ቦታን የእመረጡ በመሄድ ዛፍ ምናምን የሚበዛበትን አካባቢ የእመረጡ በመሄድ እሱን እሱን እንትን በማለት ነው አንደኛ በቃ ዣንጥላ በመያዝ ነው።

ልብስ ቢያንስ በሳምንት አንዴ ማለት ያው ከሰኞ እስከ አርብ ብር ስራ ስለሆንኩኝ የምመቼኝ ቅዳሜ ግማሽ ቀን አለኝ። ያቺን ቀን ለመጠቀም ያው ቅዳሜ በቃ ልብስ የማጥብበት ቀናት እሁድም ደግሞ እንደዚህ ቤተክርስቲያን ምናምን ይከዳል። በቃ ስለሆነ እሁድ አይመችም። እና በሳምንት አንድ ቀን ጠርቀም አድርጌም አንዳንዴም በሁለት ሳምንት አንዴ ላጥብ እችላለሁ። ግን በሳምንት አንድ ቀን መስት ነው

ስራ ቦታ አንዴ ወደ ሀዋሳ አንዴ ሀዋሳና ሻሽመኔ ጉዞ አድርጌያለሁ። ከዛ በተጨማሪ ከዛ በዘለለ ያው ለስራ ካልሆነ በስተቀር ከቦታ ወደ ቦታ ተጓጉዤ አላውቅም። የስራዬ ባህሪ በሰአቱ ስራ የነበረው ወደ ገጠር አካባቢ ስለነበር። ገጠር ለስራ እሄዳለሁኝ እንጂ። ከዛ የዘለለ ጉዞ ተጉዤ አላውቅም

የመጠጥ ውሃን የምናገኘው ከቧምቧ ነውያው ቧምቧ ነው። እኛ አካባቢ ደግሞ የምንጭ ውሃ ነው ቀጥታ ከምንጭ የተቀዳ ውሃ ነው አርባ ምንጭ ያው በምንጭ አትታማም። ቀጥታ ከምንጭ የተገኘ ውሃ ነው የምንጠጣው ያው በዛ ተስቦ እንግዲህ ወደ ቧምቧ ይመጣና ከቧምቧ ነው ቀድተን የመጠጥ ውሃችንን የምናገኘው ወይም እኔ ማገኝ

ሃይ ዝርዝር እኔ ይሄ አይተም ሊስት ሊስት አይተም መያዝ አልችልም ይዤም አላውቅም ልምድም የለኝም መግዛት ምፈልገውን ነገር በአእምሮዬ እንትን ብዬ ነው ምሄደው ከዛ በኋላ ደግሞ አይቼ ሀሳቤን ይሄን ብገዛ ብዬ ወይ እዛው አይቼ ሀሳቤን ሀሳቤን ሊመጣልኝ ይችላል እንጂ እኔ ሊስት በፍጹም ይዤ አላውቅም። ዝርዝር ጽፌ አላቅም።

ኦ በሰአት እንኳን የምደርስ ሰው አይደለም እኔ እንደውም ቀጠሮ ቦታም። አንዳንዴ ስራ ቦታ ምናምን አረፍዳለሁ እውነት ለመናገር አስር ደቂቃ ምናምን ስራ ቦታ ላይ አንዳንዴ ሲሸራርፉብኝ ላይ ሁሌም አይደለም ግን። በጊዜ መምጣት እፈልግና በጊዜ እወጣለሁ ብዬ አስብና ከዛ በኋላ አይሳካም ለምን እንደሆነ አላውቅም። እና በፍጹም በጊዜ የምደርስ ሰው አይደለሁም ግን እፈልገዋለሁ እኮ በጊዜ መድረስም ቢሆንልኝ እንዲሳካልኝ ብዬ አስባለሁ

በስማም የወተት ተዋጽኦ የትኛውም የወተት ተዋጽኦ ይሆን በጣም ነው የምወደው እኔ ወተት በቃ ለወተት ተዋጽኦ ያለኝ ነገር ይገርመኛል ፍቅሬ ማለት ነው። ለምሳሌ እርጎም ይሁን ትኩስ ወተትም ይሁን ቂቤም ይሁን አይብም ይሁን የትኛውም ኤቭሪቲንግ። ከወተት ውስጥ የሚወጣ የትኛውም ነገር እጅግ በጣም ነው ደስ የሚለኝ ነው በጣም ነው የምወደው

አዲስ ጋር ለምሳሌ በጣም እንትን ቢኖረኝ አክቲቭ የሆነ መሰረታዊ የሆነ ኮምፑተር። እንትን ቢሮ ይፈልጋል ስለዚህ ኮምፒውተር መማር እፈልጋለሁ። አዲስ ነገር ማለት ነው። ከዛ በተጨማሪ ደግሞ ይሄ ምንድን ነው? ጋዜጠኝነት ኮርሶች። ወስጄ ጋዜጠኛ መሆን ብችል ደስ ይለኛል።

አዎ ዳቦ ማብሰል እችላለሁ ያው ዳቦ እንደዚህ ሁል ጊዜ ባልጋግርም ለምሳሌ ለአመት በዓል ምናምን ለእን ለሚያስፈልጉ ነገሮች በእሳት ወይም ደግሞ በማሽን ዳቦ ማብሰል እችላለሁ ዳቦ መጋገር ማለት ነው። ይሄን ያህል በዳቦ እንኳን እምተማ ሰው አይደለሁም።

አዎ እንደውም አሁን ዘመኑ የዲጂታል መገበያያ ዘመን አይደለ በስልክ ነው ብዙ ነገር። ምልከውም ምቀበለውም በስልክ ነው በሞባይል ባንኪንግ በቴሌብር በተለያዩ ዲጂታል ገንዘብ መገበያያ መንገዶች። ነው ገንዘብ ምልከውም ምቀበለውም እና በደንብ ነው በስልክ ገንዘብ ምልከው ምቀበለውም።

ያው ለስራ ብዙም ከከተማ የሚያስወጣ ምናምን የለም በፊት ነበረ። እንደዚህ ከስራ ለስራ ገበታዬ ከቤት ተነስቼ ወደ ቀጠር ምናምን እጓጓዝ ነበር። አሁን ግን ቀረብ ያለ ቦታ ላይ እዛችው ከተማው ላይ ስለሆነ የምሰራው። ብዙም ለስራ ምጓጓዝበት አጋጣሚ ገጥሞኝ አያውቅም

የትስራ ምግባሮችን አከብራለሁ። ግን አንዳንድ ደግሞ ፈልጌ ወይም ሆን ብዬ ሳይሆን አንዳንዴ ሳይሆንልኝ ቀርቶ ወይም ከጊዜ አለመምቻቸት ጋር ምናምን አንዳንዴ የማጎድላቸው ስነምግባሮች ይኖራሉ። ምንም ሙሉ በሙሉ ምንም ነገር አላደርግም ብዬ በኮንፊደንስ መናገር አልችልም።

እውነት ለመናገር ጥቅማ ጥቅም ሲባል ከደሞዝ ውጪም ምንም እኔ ጥቅማ ጥቅም የለም። በቃ ደሞዝ ጠብቆ ደሞዝ ነው የሚኖረው ከዛ ውጪ። በሶስት አመት አንዴ ደረጃ እድገት አለ። በቃ ይሄ ብቻ ካልሆነ በስተቀር ምንም አይነት ጥቅማ ጥቅም የለም። እውነት ለመናገር ማለት ነው። ደሞዝ እና ደሞዝ ብቻ ሁሌም ትምህርት ሴክተር ላይ የሚያስጠላኝ ነገር ይሄ ነው

ማዕድን ለምሳሌ ወርቅ ወይም ደግሞ ብር አይነት ነገር ከሆነ። እስካሁን የብር ማዕድን ጥር ማለት ነው ተጠቅሜአለሁ እንጂ። ሌሎች ውድ ውድ ማዕድናትን ተጠቅሜ አላውቅም። ወይ ደግሞ ምግባችን ላይ ከሆነ ለምሳሌ ጨው ከዛ ውስጥ ማድን ስለሆነ ጨው የለት ተለት መግባችን ውስጥ የምንጨምረው ነገር ስለምን እጠቀማለሁኝ።

የዘመን መለወጫ የዘመን መለወጫ ከአመት እስከ አመት በጣም በጤና በሰላም ጠብቆ ከአመት አመት እያሻገረንም ቀን አዲስ አመት እንድናይ በእድሜያችን ላይ አዲስ አንድ አመት እንደገና እንድንጨምር ያደረገን በኋላ በጣም ነው የምወደው አዲስ አመት ማለት ነው።

ምን አይነት መሳሪያዎ። ለምሳሌ መሳሪያ ስባል የሙዚቃ መሳሪያ ነው ወይስ የጦር መሳሪያ ነው። የጦር መሳሪያ ከሆነ ምንም አይነት የጦር መሳሪያ እነ ተጠቀመ አላውቅም እንደውም ያስፈራኛል በጣም የሰዎች እጅ ላይ ሳይ። የሙዚቃ መሳሪያም ከሆነ የሙዚቃ መሳሪያም ተጠቅሜ አላውቅ። እንደውም በጣም የሰውን ህይወት ስለምቀጥፍ የጦር መሳሪያ እጅግ በጣም ነው የምጠላው።

ኡ እዛ ይሄን አወቀ በጣም የምወደው ትምህርት ማትስ ነበር እዛ በጣም ነበር የምወደው ሂሳብ ሰራ ነበረ ሂሳብ በጣም ጎበዝ አክቲቭ ነበርኩኝ። ከዛ በዘለለም እንግሊዘኛ ትምህርት እወድ ነበር። ግን አሁን ምንም እየሰራሁበት አይደለም። ከፍጹም ድሮ ከምወደው ጋር ምንም ሪሌትድ የሆነ ከምወደው ሪሌትድ የሆነ ስራ አይደለም እየሰራሁ ያለት።

የክላውድ ማከማቻ አይ አልጠቀምም እኔ ፋይል ጋለሪ ነው ፎቶ ምናምን ቪዲዮ የምጠቀመው። ከዛ ውጪ ክላውድ ማከማቻ እኔ ተጠቅሜ አላውቅም ስልኬ ላይ ራሱ። ክላውድ ማከማቸው በራሱ ምናልባት ስቶር አድርጎት ከሆነ አላውቅም እንጂ እኔ ይሁን ብዬ ክላውንድ ማከማቻ ተጠቅሜ አላውቅም